የምወደው ከተማ ወደ አራት ከተማዎች ናቸው። ወይ አምስት ይሆናሉ። አንደኛ የተወለድኩበት አምቦ የሚባል ከተማ አንደኛው ነው፣ ሁለተኛው የምኖርበት እዚህ አዲስ አበባ አካባቢ ሸግር ሲቲ እና አዲስ አበባ ደስ ይለኛል። ባህርዳርም እንዲሁ የተማርኩበት፣ አዝናኝ ንጹህ ከተማ ነው። አዋሳም ደግሞ ለስራ ሄጃለው በጣም ነው የሚወደው አዋሳ ደቡብ ክልል። ሌላው አዳማ ነው በቃ የመጨረሻው የምወዳቸው እነዚህ አምስቱ ልዩ ከተሞች ናቸው። ብዙ ጊዜ የተመላለስኩባቸው፣ የምኖርባቸው ከተሞችም ለስራም፣ ለአንዳንድ ጉዳይ ስለምወዳቸው እነዚህ አምስቱ ዋና ዋና ከተሞቼ ናቸው፣ የሚወዳቸው ከተማ።